መኪና የሚል ነገር አለ ስለ መኪና ስንደረሳ በጣም ብዙ ነገሮች አሉ የሚለውን ነው ስለ መኪና አገልግሎቶች መኪና ጥቅሞች የመኪና አይነቶች በጣም ብዙ አይነት መኪኖች እንዳሉ እናውቃለን በዐለም ላይ ዛሬ ዛሬ እና ቴክኖሎጂ ከሰጠን አንዱ አሪፍ እድሎች ብዬ ከማስባቸው ነገሮች አንዱ መኪና ነው። መኪና በጣም በብዙ መልኩ አገልግሎቱ በጣም ሰፊ ነው የሚለውን ነገር ማሳየት እፈልጋለሁ። እና መኪና በጣም ብዙ ጥቅሞች አሉት የሚለውን ነገር ከዚህ ጋር ተያይዞ ማዛት እፈልጋለሁ እና የመኪና ጉዳቶችም ሊኖሩ ይችላሉ። ያው አንድ ነገር ጥቅምም ጉዳት የሚኖረው አለ እና ከዛ አንፃር እነኛ ሀሳቦች ጠቅለል አድርጌ በአሪፍ ሁኔታ ላይ በዚች አምስት ደቂቃ ውስጥ ለመቅረብ እሞክራለሁ። ያው መኪና ምንድነው? አራት እግር አራት ጎማ ያለው ከቦታ ቦታ ሰዎችን ይዞ የሚንቀሳቀስ። የቴክኖሎጂ ምርት ነውና የተለያዩ አይነት ተቋሞች ያመርቱታል ይሄን የመኪና ምርት የተለያዩ ያለ ጣልም አቀፍ ተቋሞች ይሄን መኪናን የሚያመርቱበት ሰፊ ሁኔታ አለ። የሚለውን ነገር አጽኖ ማንሳት እፈልጋለሁ ማለት ነው። መኪና በሙሉ መልኩ ጠቀሜታ አለው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና መኪና በጣም ብዙ ጥቅሞች አሉት በጣም ብዙ ነገሮችን እንጠቀማለን መኪናን እንትን በማለት ነው አልበመጠቀም በጣም ከቦታ ቦታ የምትሄድበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በጣም ብዙ መኪኖችም ይኖራሉ ከብሩታ ቦታ እንድንሄድ የሚጠቅሙን መኪኖች እንደዛ ከዛ አንፃር ይኖራሉ እና እነኝህ መኪኖች ባቀቡ መጠቀም መቼም በህሊና ቤት አለው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ስለ መኪና ስናነሳ በጣም ብዙ ነገሮችን ማሳተን እንችላለን መኪና ባለምን ማለት ነው አራት አራት አመት ነው ግሩም አሮሮት ከቦታ ቦታ በቀላሉ መሄድ ብንችልበት የመኪና አይነቶች አሉና እነኝህ መኪኖች በቀላሉ የምንጠቀምበት ሁኔታ ይኖራል የሚለውን ነገር አስሩት ማንሳት እፈልጋለሁ። እና በብዙ ወርኩ እንደኛ መኪና የሚባሉ ነገሮችን የምትጠቀምበት ሁኔታ አለው። የሚለውን እንደገርማን ሳትፈልጋለሁ እና በሮዝ መልኩ መኪና ብዙ መኪኖች ይኖራሉ እነዚህ መኪኖች አይነታቸውን ይለያያል ለምሳሌ በእኛ አካባቢ ላይ የሚኖሩ መኪኖች። ቅጥቅጥ መኪና አለ አይሱ እዚህ አለ ፒካፕ አለች ትወጣለች ደግሞ ትላልቅ እስከ አባተሮች አሉ ዶዘሮች አሉ ሲኖትራክ አለ ኤፍኤስአር አለ እንዲሁ ደግሞ በቃ እንደየለም መኪኖች አሉ በጣም አብዛኞቹ በጣም ብዙ ጥቅም አላቸው። ሳይሆን ትራክ መኪና ስናነሳ ያው መንገድ ስራ አብዛኛው የሀገራችን የሀገራችንን የመንገድ እጥረትን እንዳለባት ይታወቃል። እና የኔ መንገድ እጥረት ለመስራት ከእስካባተር እና ከዶዘሮች ጋር በመጠቀም መንገዱን የሚሰሩበት ሁኔታ አለ የሚለውን ነገር ማሳት እፈልጋለሁ። እና መንገድ ለመስራት አብዛኛው በእኛ ከሚገኙ ወኪሞች ለልማት መንገድን ለመስራት የሰው ልጅ ከቦታ ቦታ በቀላሉ ሊንቀሳቀስ ለማድረግ እየተሰሩ ያሉ ረጅም ስራዎች አሉ በጣም ይበል የሚያሳዩና በጣም መልካም የሆኑ ስራዎች አሉ እንደዚህ ስራዎች በጣም ወሳኝ ናቸው የሚለው ነገር አጽንኦት ማስተር እፈልጋለሁ ማለት ነው። እና በሌላ አንፃር ደግሞ የተለያዩ መኪኖች አሉ ለምሳሌ አሁን እኛ በጣም ለትራንስፖርት ከቦታ ቦታ ለመንቀሳቀስ የምንጠቀምባቸው ትላልቅ መኪኖች አሉ አይደለ እነዚህ የትላልቅ የቅጥቅጥ መኪኖችን የምንላቸው ማለት ነው እና እንደየቅጥ መኪኖችን አብዛኛው ጊዜ የምንጠቀምበት ሁኔታ ይሆናል የሚለው ነገር አጽንኦት ማብዛት እፈልጋለሁ ማለት ነው። እና እነኚህ መኪኖች ምንድነው? ዋነኛ ጥቅማቸው ቅጥቅጥ መኪኖች እና ወይም ደግሞ ትልቅ የህዝብ ማመላለሻ እና አውቶቢስ አይነት መኪኖች አሉና እነዚህ መኪኖች ደግሞ ከፍተኛ ወይታ ለኛ አገልግሎት እየሰጡ የሚገኙ መኪኖች ናቸው። የሚለውን ነገር ማንሳት እፈልጋለሁ ከሞታ ቦታ በቀላሉ እንድንሄድ የሚያደርጉ የመቼም አይነቶች ናቸው ማለት ነው። ከአንድ ቦታ ወደ ሌላ ቦታ በቀላሉ ነው የምንሄደው ምንም አይነት እልፋስ አይጠበቅም ምንም ገንዘብ ያስፈልጋል ያው ገንዘብ ለሚታወቀው መልካም ለቀላ ያስፈልጋል ገንዘብ ከከፈልን ከፈለንንበት ቦታ አስከፈለግንበት ጫፍ ሀገር ጫፍ ድረስ መሄድ የሚችልበት ሁኔታ አለ የሚለው ነገር ማንሳት እፈልጋለሁ ማለት ነው። እንደአንደኛው መኪኖች በጣም ፈጣን ባይሆኑም ግን የምፈልገው ቦታ ላይ በቀላሉ የሚያደርግ የምንደርስበት ሁኔታ አለ የሚለውን ነገር ማሳተፍ እፈልጋለሁ። ምናልባት ሰዓት ሊረጅ ይችላል ውሎ ሊሆን ይችላል ውሎ አዳር ሊኖር ይችላል በእነኚህ መኪኖች ነው የምንቀሳቀስ ጊዜ ማለት ነው ነገር ግን እነኚህን ሁሉ ተቋቁመን ከቦታ ቦታ በቀላሉ እንደተቀሰቀሰበት ሁኔታ አለ የሚለውን ነገር አጽንኦ መስጠት እፈልጋለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መልኩ እንደኚህ መኪናዎች በመጠቀም በት ሁኔታ አለ እንደኚህ መኪኖች በመጠቀማችን እንደው በጣም ብዙ እድሎችን የምናገኝበት ሁኔታ ይኖራል በቂ ልጅ ደግሞ ብዙ ወርኩ የምትጠቀምበት ሁኔታ አለ የሚለውን ነገር በአጽንኦት ማንሳት እፈልጋለሁ እና በብዙ መልኩ እንደኛ መጠቀም መልካም ነው። የሚለውን ነገር ማንሳት እፈልጋለሁ ደግሞ ፈጥነን ለመድረስ መንገዱ አስፓልት በሚሆንበት ጊዜ ደግሞ የተለያዩ አይሮፊኖች አሉ ዶልፊኖች አሉ እና እንደኚህ መኪኖች የመጠቀም ከቦታ ቦታ እንጓጓዛለን እንቀሳቀሳለን ለጤና ሊሆን ይችላል። ህክምና ሊሆን ይችላል ቃለመግዛት ሊሆን ይችላል እና በብዙ መልኩ እናደርሳለን በቡዳቱ አንፃር ደግሞ በጣም አስቀያሚ ነገሩ የመኪና አደጋ የሚባል ነገር አለ። እና በጎማ ችግር ምክንያት በፍሬን ችግር ምክንያት በብዙ መልኩ አደጋዎች የሚደርሱበት ቤተሰብ በዛም ምክንያት ብዙ የሰው እውቀት እናጣለን እና ይሄ ጥሩ ያልሆነ ጎሉን ነው። ማለት ነው።